ጥያቄው የሚለው ምን አይነት መሳሪያዎችን ትጠቀማለህ ነው እኔ የተለያዩ መሳሪያዎችን እጠቀማለሁ። ለምሳሌ በቤት ውስጥ የተለያዩ መሳሪያዎችን እጠቀማለሁ። ማለትም አሁን ለምሳሌ በቤት ውስጥ ካራ እጠቀማለሁ። ካራ ደግሞ የምጠቀመው የተለያዩ ምግቦችን ለማብሰል የተለያዩ ነገሮችን ለመክተፍ ሽንኩርት ለመክተፍ እንዲሁም ሌሎች ነገሮችን ለመክተፍ ምግብ ለማብሰልነት ለማብሰያነት ይጠቀማሉ። ከዚህ በተጨማሪም የሌሎች መሳሪያችን እጠቀማለሁ። ለምሳሌ አካፋ ልጠቀም እችላለሁ ወይንም መቆፈሪያ አድዋማ ልጠቀም እችላለሁ። እነዚህን ደግሞ ለምሳሌ አፈር ለማንሻነት ምናምንነት እጠቀማለሁ ማለት ነው ወይንም አፈር ለመኮትኮት ምናምን አትክልቶችን ለመዝራት በቤት ውስጥ እነዚህ መሳሪያዎች እጠቀማለሁ ማለት ነው።

መንዳት ትችላለህ ለሚለው እኔ መንዳት አልችልም ምክንያቱም መንዳት እኔ የማልችልበት ምክንያትም አንድ እኔ ለመንዳት ፍላጎት ስለሌለኝ ነው። ምክንያቱም እኔ አሁን መኪና ውስጥ በምገባበት ጊዜ ወይም የተለያዩ ተሽካርካሪዎች በምገባበት ጊዜ በጣም ሆዴ ስለሚረበሽና ወደ ላይ ስለሚያስመልሰኝ መንዳት የመንዳት ፍላጎትም አይኖረኝም። በአብዛኛው ጊዜ ራሱም እንደዚህ ተሽካርካሪዎች ጋር ብዙ ሰዓት መቀመጥ። ስለሚያስጨንቀኝና ስለሚረብሸኝ ያንን ነገር ለመማርም ፍላጎት ስለሌለኝ ያንን ነገር ምን አልችልም ማለት ነው።

ወደ ስራ ምን ልብስ ትለብሳለህ ነው የሚለው? እኔ ወደ ስራ ወደ ስራ የምለብሰው ልብስ የስራው የሚያስፈልገውን ልብስ ነው የምለብሰው ማለት ስራው የሚጋብዘውን ልብስ አይነት ነው የምለብሰው። ምክንያቱም የምንሰራው ስራ ራሱ ልብሳችንን ይወስነዋል ማለት ነው። ለምንሰራው ስራ የማይሆን ልብስ መልበስ የለብንም። ምክንያቱም ያ ስራ አሁን ለምሳሌ የተለያየን ስራ ልንሰራ እንችላለን። አሁን ለምሳሌ ቤት ውስጥ ምናምን ስራ የምንሰራ ከሆነ የቤት ልብስ ፒጃማ ምናምን ነው የምለብሰው። ውጪ የሚሰራስ ውጪ የሚሰራ ስራ ካለ ደግሞ የውጭ ልብስ እለብሳለሁ ማለት ነው።

የምትወደው ሬስቶራንት የት ነው? ነውሚለው እኔ የምወደው ሬስቶራንት አዝዋ ነው። አዝዋ የተለያዩ ምግቦች እና የተለያዩ ምግቦች እና መጠጦች ያሉበት። ግን ከዚህም በተጨማሪ ብዙ የተለያየ ምግቦቹ በጣም ልዩና ጣፋጭ ናቸው። እናም ከዚህ በተለይም ሌሎች ሌሎች ሬስቶራንቶች ሊሰጡት የማይችሉትን አገልግሎት ይሰጣሉ። በዚህ በዚህ ምክንያት እኔ በጣም የምወደውና አብዛኛውን ጊዜ የማሳልፈው አዝዋ ሬስቶራንት ነው። ማለት ነው።

በመስታወት ላይ ምን ያህል ጊዜ ታያለህ? ነው የሚለው እኔ በመስታወት በጣም ብዙ ጊዜ ነው ራሴ የማየው ሴት እንደመሆኔ መጠን አብዛኛውን ጊዜ መስታወት ሜካፕ እየተቀባው መስታወት አያለው እንዲሁም የተለያዩ ነገሮችን በመውጣት ውጭ ለመውጣት ምናምን ስፈልግ መስታወት እያየሁ ነው ማለት ነው ምክንያቱም የሆነ ነገር ሜካፕ ምናምን ከተቀባው በኋላ ፊቴ ምን እንደሚመስል ለማየት መስታወት ላይ መስታወት ላይ እቆማለሁ ማለት ነው እና በቀን ቢያንስ ወደ አምስት ጊዜ እና ከዛ በላይ ለሚሆን ጊዜ መስታወት እጠቀማለሁ መስታወት አያለሁ ማለት ነው።

ስንት? ቋንቋ ትችላለህ ነው የሚለው እኔ የምችለው ቋንቋ ሁለት ነው ሁለት ቋንቋ ነው የምችለው የምችለውም አማርኛና እንግሊዘኛ ነው ማለት ነው። አማርኛ የቻልኩበት ምክንያት እኔ የአፍ መፍቻ ቋንቋዬ አማርኛ በመሆኑ ቤተሰቦቼም እና ቤተሰቦቼም ሆኑ በአካባቢዬ ያሉ ሰዎች አማርኛ ተናጋሪዎች ስለሆኑ አማርኛ ቋንቋች ችያለሁ ማለት ነው። ከዚህም በተጨማሪ የእንግሊዘኛ ቋንቋም እችላለሁ ማለት ነው። የእንግሊዘኛ ቋንቋ ደግሞ ላቅና ላውቅ የቻልኩበት ምክንያት በትምህርት ነው። ያው ከምንማረው ትምህርት ውስጥ አንዱ የእንግሊዘኛ ቋንቋ ስለሆነ ያን ቋንቋ በትምህርት አግኝቼበታለሁም አዳብሬበታለሁም ማለት ነው። እናም አሁን እኔ ሁለቱንም ቋንቋዎች እጠቀምባቸዋለሁ ማለት ነው። እንግሊዘኛ እና አማርኛ ማለት ነው ምክንያቱም በአማርኛ የሚያወራ ሰው ጋር በአማርኛ አወራለሁ። የውጭ ሀገር ዜጋዎች ወይም አማርኛ የማይችሉ ሰዎች በሚያጋጥሙ በሚያጋጥሙን ጊዜ ደግሞ የእንግሊዘኛ ቋንቋ ስለምችል በእንግሊዘኛ ቋንቋ አወራቸዋለሁ ማለት ነው

መስኮትህን ክፍት ትተዋለህ? ነው የሚለው። አዎ እኔ መስኮቴን ክፍት እተዋለሁ። ምክንያቱም ቤት ውስጥ መስኮት ክፍት በሚሆንበት ጊዜ አየር ስለሚገባ ቤቱ እንዳይታፈን ያደርገዋል ከዚህም በተጨማሪ መስኮቱ ከተዘጋ ቤቱ በጣም ሊሞቅና የተለያየ ሽታ ሊኖረው ስለሚችል መስኮቶችን እከፋፍታቸዋለሁ ማለት ነው

ማብሰል ትችላለህ ነው የሚለው እኔ ማብሰል እችላለሁ። የተለያዩ ምግቦችን ማብሰል ያስደስተኛል ሴት እንደመሆኔ መጠን አብዛኛውን ጊዜ ቤት ውስጥ የማበስለው እኔ ነኝ እና የተለያዩ ምግቦችን ማብሰል ያስደስተኛል ማለት ነው። እንዲሁም ምግቦችን ማብሰል ልክ ለኔ ልክ እንደ ስራና እንደ እንደ ስራዬ ቆጥሬ ምግቦችን አበስላለሁ። ከዚህም በተጨማሪ። ያን ምግብ በማበስልበት ጊዜ እኔ በቃልክ እንደ መዝናኛነት ነው ምግብ ማብሰል የምጠቀምበት እናም በጣም ያስደስተኛል ማለት ነው

የቀረ ምግብ ትበላለህ ነው? የሚለው አዎ የቀረ ምግብ እበላለሁኝ። ምክንያቱም አሁን እኔ የሆነ ምግብ ቀርቶ ከሚበላሽ እና ከሚደፋ ከሚደፋ እኔ የቀሩ ምግቦችን መብላት ያስደስቱኛል ማለት ነው። ምክንያቱም ምግቦች በጣም በቃ ወጥተው ሲደፉ በጣም ስለሚ ደስ ስለማይለኝና ስለሚያስጠላኝ እኔ የቀሩ ምግቦችን እመገባለሁ ማለት ነው። ምክንያቱም ስንት የተራበ ሰው እያለ ምግብ አውጥቶ መድፋት ትክክል ነው ብዬ ስለማላስብ። ምግብ ከሚደፋ ከሚደፋ ይልቅ እኔ ያንን ምግብ የቀረው ምግብ እመገባለሁ ማለት ነው።

ለስራ ትጓጓለህ? ነው የሚለው። አዎ እኔ ለስራ በጣም ነው የምንጓጓው። ምክንያቱም ስራ መስራቴ አንደኛው እንዳይደብረኝና ጊዜዬን በስራ እንዳሳልፍ ያደርገኛል። እንዲሁም የም በምሰራበት የም የም የስ በሰራውበት ስራ ደግሞ ክፍያ ስለማገኘው ስራ መስራት በጣም እጓጓለሁም ያስደስተኛልም ማለት ነው። የተለያዩ ስራዎችን በመስራት በጣም ጉጉት ይኖረኛል አንደኛ ለ በጣም ደስተኛ እሆናለሁ የተለያዩ ስራዎችን ልክ እንደ መዝናኛነት ነው የምጠቀምባቸው ስራዎችን ማለት ነው።

ሻማ ማብራት ትወዳለህ ነው? የሚለው አዎ የሻማ ማብራት ያስደስተኛል አብዛኛውን ጊዜ ብአል በሚሆንበት ጊዜ ሻማ አበራለሁ ማለት ነው። ከዚህም በተጨማሪ በዓል በሚሆንበት ጊዜ ሻማ አበራለው ማለት ነው። በዚህም በተጨማሪ መብራት በሚጠፋበት ጊዜ መብራት እስኪመጣ ሻማ እያበራሁ ልክ የሆነ የምሰራውና የምትጠቀመው ነገር ካለ እጠቀማለሁ ማለት ነው። ወይና በሻማ ብዙ አገልግሎታለሁ እናም ሻማ አብዛኛውን ጊዜ አበራለሁ ቤት ውስጥ ማለት ነው።

በየትኛው እጅ ትጽፋለህ? ነው እኔ የምጽፈው በቀኝ እጄ ነው። በቀኝ እጄ መጻፍ ደግሞ የምትጽበት ምክንያት ደግሞ አብዛኛውን ነገሮችን የማደርገው በቀኝ እጄ ነው ለመጻፍ መጻፍ የምችለው ራሱ በቀኝ እጄ ነው የተለያዩ ነገሮችን ስራ ራሱ የምሰራው በቀኝ እጄ ነው ማለት ነው። በቀኝ እጄ መጻፌ የመጻፌ ምክንያትም ምክንያቱም አሁን ምግብ ስመገብ የምመገበው ራሱ በቃኝ እጄ ነው ማለት ነው